በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ አዎ። ያው እንደ እንደ ቢባለው ጥያቄው ከደንበኞች ጋራ ትሰራለህ ይሄ ነው ጥያቄ? ያው ያው አብዛኛ ጊዜ ከደንበኞቼ ጋር ነው የምሰራው ስራም አብዛኛ ጊዜ ከደንበኞቼ ጋር የሚያገናኘኝ ከስራ ስለሆነ። ያው ከደንበኞቼ ጋር ነው የሚሰራው ያው ስራም በጣም እንትን ነው ከደንበኞቼ ጋር ስንሰራ። ያው ደንበኞችን ለመያዝ ራሱን ስራውን እንትን በፒሲፉሊ ደንበኞችን መያዝ በሚገባ ልክ ይዘን ነው የምንሰራው። ያው አስፈላጊም ነው ደግሞ ጋር ደንበኞችን መያዝ። ለስራም ጥሩ ነገር ነው ብዬ አስባለሁ ስለዚህ ከደንበኞቼ ጋር ስራ መሰራትን። ያው ፈልጌ ነው እንደዛ አይነት ስራ የምሰራው። ያው አስፈላጊም ነገር ነው ብዬ አስባለሁ ስለዛ። ከደንበኞቼ ጋር ስራ ብዙ ጊዜ እሰራለሁ አዎ። በጣም ደስ የምል ነገር ከደንበኞቼ ጋር እንደዛ አይነት ስራ መስራት በጣም አመሰግናለሁ አሪፍ ነው። እና ደግሞ እንደዚህ አይነት ጥያቄ በጣም አስፈላጊ ጥያቄ ነው ብዬ አስባለሁ። በቃ በእንትኑ ከደንበኞቼ ጋር ያለውን ሪሌሽንንም ያለውን ቅርባትንም ብዙ ጊዜያን ከደንበኞቼ ጋር የማይስማሙ ሰዎች አሉ። ደንበኞችን እንትን ስራ ስራ ስራ ወደ እሱ እንዳይሄድ እንዳይሄድ ከስተመሮችን የማይስቡ ሰዎች አሉ ስለዚህ እንደዚህ አይነት ሰዎች ደግሞ። ብዙ ጊዜ ደንበኞችን እንትን አደርጋለሁ ደንበኞቹ ብዙ ደንበኞች ወደሱ እንዳይሄድ። ከዛ በዛ ምክንያት ይከስራል ስለዚህ ደንበኞችን ማዕዝ ከደንበኞች ጋር ስራ መስራት። እንደዚህ አይነት ነገር ማረግ በጣም አሪፍ ነገር ነው ብዬ አስባለሁ። አብዛኛው ኢትዮጵያዊ አሁን ኢትዮጵያዊ አይነት ላይ ሰዎች። በየብሄሩ ብሄሩ እንጂ ብዙ ብሄር ላይ አሁን ደንበኞችን ማያዝ የማይችሉ ሰዎች ናቸው ያሉት አሁን ለምሳሌ። ፎር ኤግዛምፕል ብናደርግ ብለን ብንወስድ የጉራጌ ጉራጌ እንትን። የጉራጌ ብሄረሰብ ብዙ ደንበኞችን ይይዛል አሁን ለምሳሌ በጣም ጠቢቦች ናቸው እንደዚህ አይነት ስራ። መስራት አሪፍ ነው ቴንኪው